ኪሳራ ማለት ዋናውን ሲነካ ማለት ነው። ገንዘቡ ስራ ሰርቶ ውጤት ሳያመጣ ሲቀር፤ ትርፍ ሳያመጣ ሲቀርና ዋናውን ሲነካ ኪሳራ ይባላል። ኪሳራ በብዛት ያው ነጋዴዎች ላይ የሚታይ ነገር ነው። ውጤት ሳይኖረው ሲቀርና ተጨማሪ ገቢ ካላገኘህ ኪሳራ ይባላል።

ሆድ ማለት ከሰውነታችን ክፍሎች ውስጥ አንዱ ነው። ሆድ ሆድ እቃ ጋር ወይም ደግሞ ሆድ ይባላል ሆድ ውስጥ የተለያዩ ነገሮች አሉ ጨቋራ ጉበት አንጀት ኩላሊት ልብ። እና የተለያዩ ነገሮች የሰው ልጅ ምግብ የሚፈጭበት። የተለያዩ ነገር የሚያደርግበት በሆድ ነው። ሆድ ትልቅ ስራ ይሰራል

የት ማለት ቦታን ነው የሚያመለክተው ለምሳሌ የት እንገናኝ ለማለት ስናስብ የት እንገናኝ ብለን እንጠቀማለን ማለት ነው። የት ብቻውን። ትርጉም ትርጉም አይሰጥም ብዙ ጊዜ ማለት ነው። የት ብለን ተጨማሪ ቃል ያስፈልገናል ማለት ነው። ስለዚህ የት ቦታን ነው የሚያመለክተው።

ጆሮ ማለት ከስሜት ህዋሳቶች ውስጥ አንዱ ነው ጆሮ ለመስማት ያገለግላል። በጆሯችን እንሰማለን የሰውነታችን የአካል ክፍል ነው የስሜት ህዋሳታችን ነው። ስለዚህ ጆሮ የሚጠቅመው ለመስማት ወይም ደግሞ ለማዳመጥ ነው ማለት ነው። በጆሯችን እንሰማለን

አረንጓዴ ማለት ከለር ነው። አረንጓዴ የኢትዮጵያ ባንዲራ ውስጥም ይገኛል። አረንጓዴ ሳራ አረንጓዴ ነው። እጽዋቶች አረንጓዴ ናቸው በብዛት። አረንጓዴ የሚያሳየን ከለርን ነው። የአረንጓዴ ከለር እንላለን፤ የከለር አይነት ነው አረንጓዴ።

ሳምንት ማለት ያው የቀናቶች ናቸው በአንድ ወር ውስጥ አራት ሳምንት አለ። የመጀመሪያ ሳምንት ሁለተኛ ሳምንት ሶስተኛ ሳምንት አራተኛ ሳምንት እያልን ቀን እንቆጥርበታለን ማለት ነው። ስለዚህ ሳምንት ማለት የቀን መቁጠሪያ ጊዜ ነው

ችሎታ ማለት ብቃት ማለት ነው መቻል ማለት ነው ስራም ሊሆን ይችላል የተለያዩ ነገሮችን ሰርቶ መቀገት ማለት ነው። መስራት ማድረግ ማከናወን ችሎታ ይባላል ችሎታዎች በብዙ መንገድ ይገለጻሉ የእውቀት ችሎታ አለ። የስራ ችሎታ አለ የተለያዩ ችሎታዎች አሉ። ችሎታ ማለት ብቻ ብቁ መሆን ማለት ነው። ለዛ ነገር

አያት ማለት የእናቴ እናት፤ ወይ ደግሞ የአባቴ እናትም ልትሆን ትችላለች፤ ወይም ደግሞ የአባቴ አባት፤ ወይም የእናቴ አባት አያት ይባላል። አንድ ሰው አራት አያት ሊኖረው ይችላል። አያት ወንድ አያት ሴት አያት ተብሎ በሁለት ይከፈላል። ሁለት አይነት አያቶች አሉ።

መሮጥ ማለት በፍጥነት መራመድ ማለት ነው በፍጥነት መሮጥን አሁን በህይወት መሮጥ አለ። ያው በህይወት መሮጥ ማለት ነገሮችን ማስተካከል በፍጥነት ያንን ነገር ማከናወን ወይም ደግሞ መስራት ማለት ነው። እንደገና ደግሞ በእግራችን እምንሮጠው ሩጫ አለ ለስፖርት ሊሆን ይችላል። ለተለያየ ቶሎ ለመድረስ ሊሆን ይችላል ስለዚህ መሮጥ ማለት በአጭሩ ቶሎ መድረስ ማለት ነው

የመጨረሻ ቀን ማለት ማጠቃለያ ቀን የመጨረሻው። ቀን ማለት ለምሳሌ የስራም የስራ ቀን ሊሆን ይችላል። የእረፍት ቀን ሊሆን ይችላል የመዝናናት ቀን ሊሆን ይችላል የባዓል ቀን ሊሆን ይችላል። የመጨረሻ ቀን ማለት ማጠቃለያው የማጠቃለያ ቀን። የምንጨርስበት ቀን ማለት ነው በጠቅላላው ማለት ነው

አርብ ማለት የሳምንቱ የስራ ቀናት አምስተኛ ቀን ነው አምስተኛ ቀን ነው። በአንድ ሳምንት ሰባት ቀናቶች አሉ። ሰኞ ማክሰኞ ሮብ ሀሙስ አርብ ቅዳሜ እሁድ። አርብ የስራ ቀን ሆኖ አምስተኛ ቀን ነው። ቀን ማለት ነው አርብ ማለት

ካልሲ ማለት እግራችን ላይ የምንለብሰው የልብስ አይነት ነው አልባሳት ማለት ነው ካልሲ ማለት። አንድ ሰው እግራ እግሩ ላይ አንድ ካልሲ ያደርጋል ቀኝ እግሩ ላይ አንድ ካልሲ ያደርጋል ሁለቱም እግራችን ላይ የምንለብሰው ልብስ ሲሆን። በተለይ ሽፍን ጫማ ስናደርግ ጫማውን ከማድረጋችን በፊት እግራችን እንዳይቆረቁረን። የምናደርገው የልብስ አይነት ካልሲ ይባላል

ባቡር ማለት ከመንገድ ትራንስፖርት አይነቶች ውስጥ አንዱ ነው። ባቡር ለመጓጓዣነት ያገለግላል። አንድ አንድ ሰዎችን ከቦታ ወደ ቦታ በቀላሉ፣ በፍጥነት ያደርሳል። እንደገና ደግሞ እቃዎችን ያጓጉዛል። ባቡር ማለት አጠቃላይ ለመጓጓዣነት የምንጠቀምበት የትራንስፖርት አይነት ነው።

አሳ ማለት በውሃ ውስጥ የሚኖር እንስሳት ነው። አሳ በሚተነፍሰው በስንጥቡ ነው። አሳ መዋኘት ይችላል። አሳ ለሰውነታችን ጥሩ ማዕድን ያለው ምግብ ነው። መመ አሳን መመገብ ጤናማ ያደርጋል። ከብዙ ነገር ሊከላከልልን ይችላል አሳ ከተመገብን። አሳ ለምግብነት ይውላል።

ራስ ማለት የሰውነታችን ከሰውነታችን ክፍሎች ውስጥ አንዱ ነው። ራስ ማለት በሌላ አገላለጽ ሁለት ትርጉም ነው ያለው ጭንቅላትም ይባላል ራስም ይባላል። ራሳችን ላይ ብዙ ነገር አለ ፀጉር አለ። ግንባር አለ ፊት አለ አፍንጭ አለ። ጆሮ አለህ። ከአንገት በላይ ያለው አጠቃላይ ራስ ይባላል

ጨው ማለት ለምግብነት ለምግብ ማጣፈጫነት የሚውል የምግብ አይነት ነው። ማንኛውንም የሚበላ ነገር ስንሰራ ጨው እንጨምራለን በተለይ ወጥ ወጥ ነገሮችን ስንሰራ ያለ ጮህ ከሰራን ጣዕሙን ልናጣጥመው አንችልም። ስለዚህ የጣዕም መገለጫ ነው ጨው ማለት ነው። የሚውለውም አገልግሎቱም ለምግብነት ነው

ስራ ማለት የሚል ክንውን ማለት ነው ማከናወን ማለት ነው ትርጉሙ። አንድ ሰው ለመኖር ስራ መስራት አለበት የሰው ልጅ ስራ ስራ ካልሰራ ህይወት ከባድ ትሆንበታለች። ስለዚህ ለመብላት ለመጠጣት ለመኖር የምናከናውነው ክንውን ስራ ይባላል

አመሰግናለሁ ማለት ደስታን የምንገልጽበት ነው። ስሜታችንን የምናንጸባርቅበት ነው። የሆነ ነገር ተደርጎልን ያንን ነገር እጃችን ሲገባ ወይ የተደረገልንን ነገር ለመግለጽ አመስግናለሁ እንላለን። ምስጋና ማለት ያው ቴንኪው ማለት ነው በእንግሊዘኛ ማለት ነው።

ልምድ ማለት ያው ስራ ሰርተን ረጅም ጊዜ ደጋግመን የሰራነውን ስራ። ልምድ ካለን አያቅተንም ያንን ስራ መስራት ማለት ነው ልምድን በዛ እንገልጸዋለን። ከዛ ውጭ ደግሞ ልምድ ማለት ይሄ በየእለት የምናደርጋቸው ነገሮች ቀን በቀን የምናደርጋቸው ስራዎች ልምድ ይባላሉ

ክፍል ማለት ሁለት ትርጉም አለው አንደኛው ለቤት የምንጠቀምበት ማለት ነው። አንድ ክፍል ሁለት ክፍል ሶስት ክፍል እያልን ቤትን መኖሪያ ቤትም ሊሆን ይችላል። የስራ ቦታም ሊሆን ይችላል። በ በክፍል በክፍል የምንከፋፍለው ክፍል ይባላል። ሁለተኛ ደግሞ ክፍል አንድ ክፍል ሁለት እያልን ጽሁፎችን ግልጽ እንዲሆንልን የምንጽፋቸውን ጽሁፎች። በክፍል ስንከፋፍላቸው። ያም ክፍል ይሆናል ክፍል ሁለት አይነት ትርጉም አለው ማለት ነው

ችግር የለውም ማለት፣ አንድ ሰው አመሰግናለሁ ሲለን አይ ችግር የለውም ምንም አይደል እንደማለት ነው። ችግር የለውም ማለት፣ አያስከፋም፣ አያስቀይምም፣ ምንም ማለት አይደለም፣ ብለን ለሰዎች ምላሽ የምንሰጥበት የ የቃላት ወይ ደግሞ የአረፍተ ነገር አይነት ነው።

መስጊድ ማለት የሙስሊም ማህበረሰብ ሃይማኖቱ ምስጋናውን ጸሎቱን መጠይቁን የሚያከናውንበት ወይ ደግሞ ተግባራዊ የሚያደርግበት ቦታ ማለት ነው። ጸሎት መጸለያ ማመስገኛ ቦታ ለሙስሊሞች መስጊድ ይባላል ማለት ነው።

ወለድ ማለት ገንዘብ አስቀምጠን ያ ገንዘብ ባንክ ቤቱ ተጠቅሞ ከዚያ በኋላ የተጠቀመውን ጥቅም በ በብሩ መጠን ገንዘብ የሚያስቀምጥልን ያቺ የተቀመጠችው ገንዘብ ወለድ ትባላለች። ብሩ ሰርቶ ያመጣው ብር። ወለድ ይባላል

ሴፕቴምበር ማለት ወር ነው በኢትዮጵያ የመጀመሪያው ወር መስከረም ማለት ነው መስከረም በእንግሊዘኛ ሴፕቴምበር ይባላል። በኢትዮጵያ ውስጥ አስራ ሶስት ወራቶች አሉ ከአስራ ሶስት ወራቶቹ የመጀመሪያው መስከረም ነው። መስከረም እንግዲህ ሴፕቴምበር ማለት መስከረም ማለት ነው በአጭሩ ማለት ነው። ወራት ነው

ብስክሌት ማለት አንድ ግለሰብ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስበት ወይም ደግሞ መዝናኛ የሚያደርጋት የትራንስፖርት ባንላትም ያው ከቦታ ወደ ቦታ የምንቀሳቀስባት የመንቀሳቀሻ ወይም ደግሞ ትራንስፖርት ልንላትም እንችላለን። አንድ ግለሰብ ሚዝናናባትና እየነዳት የሚሄድ ቀላል መንቀሳቀሻ ናት

ማዳመጥ ማለት መስማት ማለት ነው አዳመጠ ሰማ እንደማለት ነው። ኧ ትርጉሙ ማለት ነው ስለዚህ አንድ የሚነገርን ነገር በጥሞና ትኩረት ሰጥቶ ሀሳብ ሳይበታተን ትኩረት ሰጥቶ ማዳመጥ ወይ ደሞ መስማት ማለት ነው ማዳመጥ ማለት

ሽያጭ ማለት ገበያ ቦታ ሄዶ የያዝነውን ነገር በገንዘብ መለወጥ ማለት ነው። መለዋወጥ ማለት ነው። ንብረት እንይዛለን እቃ እንይዛለን እቃውን ሰጥተን ገንዘብ የምናገኝበት ማለት ነው። መሸጥ መለወጥ ሽያጭ ይባላል። አንድ ነገር እጃችን ላይ ያለውን ቁስ ለሌላ ሰው ሰጥተን ገንዘብ ስንቀበል ሽያጭ ይባላል።

ሱሪ ማለት የልብስ አይነት ነው። ከወገባችን በታች የምናደርገው የልብስ አይነት ነው አልባሳት ነው። ሱሪ ወንድም ሊለብሰው ይችላል ሴትም ሊለብሰው ይችላል ሽማግሌ ሊለብሰው ይችላል ወጣት ሊለብሰው ይችላል። እናቶች አባቶች ሊለብሱት ልጆች ሊለብሱት ይችላሉ። ሱሪ ማለት የልብስ አይነት ነው የሚለበስ

ኮት ማለት የልብስ አይነት ነው። ከወገባችን በላይ ከስር ቲሸርት አድርገን ወይም ደግሞ ሸሚዝ አድርገን ከዛ በላይ የምንደርበው የልብስ አይነት ነው። ኮት ወጣት ይለብሰዋል። ልጆች ይለብሱታል በተለይ አዋቂዎች በደንብ ይለብሱታል ትላልቅ ሰዎች አባቶቻችን ይለብሳሉ

ጠማኝ ማለት ውሃ ጠማኝ እንላለን መጠማት ማለት። ለመብላት ወይ ለመጠጣት መጓጓት ማለት ነው። ጠማኝ በነገራችን ላይ ጠማኝ ማለት ለሚጠጣ ነገር ብቻ አይደለም። ሰው ናፍቆት ሰው ሲናፍቅም። ሰውየው ጠማኝ በጣም በቃ ማግኘት ፈለኩ ማለትንም ትርጉም ይዛል

መጠጣት ማለት ያው የሚጠጡ ነገሮች ፈሳሽ ነገሮችን ወደ ውስጥ ወደ ሆዳችን ባፋችን ወደ ሆዳችን ማስገባት ማለት ነው። ለምሳሌ የሚጠጡ ነገሮች ውሃ ይጠጣል፣ ለስላሳ ይጠጣል፣ በሀገራችን በኢትዮጵያ ጠላ ይጠጣል፣ ጠጅ ይጠጣል፣ ባህላዊ የመጠጦች ናቸው። አረቄ ይጠጣል፣ ሻይ ይጠጣል፣ ቡና ይጠጣል፣ መጠጣት ማለት ወደ ውስጥ ማስገባት በአፋችን ወደ ውስጥ ማስገባት ማለት ነው።

ወር ማለት የቀን መቁጠሪያ ነው በኢትዮጵያ ውስጥ አስራ ሶስት ወራቶች አሉ መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ ጳጉሜ ጳጉሜ የመጨረሻ ወር ነው። ነሃ መስከረም ደግሞ የመጀመሪያው ወር ነው በኢትዮጵያ አቆጣጠር ማለት ነው።

ጁን ማለት በአማርኛ ሰኔ ማለት ነው፤ ይሄም ወር ነው። ሰኔ ማለት የ በኢትዮጵያ አስረኛው ወር ማለት ነው። አመት አዲስ አመት በገባ አስረኛው ወር ሰኔ ይባላል። ስለዚህ ጁን ማለት ሰኔ ማለት ነው። ከአስራ ሶስት ወራቶች ውስጥ አንዱ ማለት ነው።

ዘገየ ማለት ቆየ ማለት ነው። አንድ ነገር ቶሎ ሳይደረግልን ሲቀር ወይ ደግሞ? አንድን ነገር ልከን ቶሎ ሳይከናወን ሲቀር ዘገየ እንላለን ቆየ ማለት ነው

እባክህ ማለት ልመና ማለት ነው። ፕሊስ እንደማለት ነው። በእንግሊዘኛው እባክህ ማለት ልመና ማለት ነው። የሆነ ነገር ፈጽምልኝ አድርግልኝ ወይም ተውልኝ እንደማ

ሀላፊ ማለት የአንድ ተቋም መሪ ማለት ነው። የአንድ ተቋም ላይ ወይም ደግሞ አንድ ድርጅት ላይ ቦታውን የሚመራ የሚያስተ አስተዳዳሪ ማለት ነው። በአጭሩ

መስኮት ማለት ወደ ቤታችን ብርሃን የሚያስገባበት ነው

ጃንዋሪ በኢትዮጵያ ወር ነው ጥር ማለት ነው። ጃንዋሪ ማለት

እንግሊዘኛ ትችላለህ ወይ ታከናውናለህ ወይ እንግሊዘኛ ማከናወን ትችላለህ ወይ እንደማለት

ኦክቶበር ማለት ጥቅምት ማለት ነው በኢትዮጵያ ወር ነው። ጥቅምት ወር ኦክቶበር ይባላል

ዝናብ ማለት ከሰማይ የሚወርድ ውሃ ማለት ነው

ግባ ማለት ዝለቅ ማለት ነው። ወደ ውስጥ ዝለቅ ማለት ነው ግባ

ገበያ ማለት ሻጭና ገዢ የሚገናኙበት ቦታ ማለት ነው

ቤታችንን የሸፈነው ከውስጥ ያለው ወደ ላይ ቀና ብለን ስናየው ጣራ ይባላል። ከውስጥ ያለው ወደ ላይ ያለው ማለት ነው

የደስታ ተመሳሳይ ሀሴት ማለት ነው ደስተኛ ማለት ሀሴተኛ ማለት ነው

በጀት ማለት እቅድ ማለት ነው የአመት በጀት ሊሆን ይችላል የወር ሊሆን ይችላል የሳምንት ሊሆን ይችላል እንደ እቅዳችን የምናቅደው። በጀት ይባላል

መብላት ማለት መመገብ ማለት ነው በላ ስንል ተመገበ እንደማለት ነው። መብላት መመገብ ነው

አራት ማለት ቁጥር ነው። አንድ ሁለት ሶስት አራት አራት ማለት መቁጠሪያ ቁጥር ማለት ነው

ግዢ ማለት ገንዘብ ሰጥተን እቃውን የምንፈልገውን እቃ መቀበል ማለት ነው

አይ ስንል አይሆንም ማለት ነው ኖ እንደማለት ነው ወይም አይሆንም ማለት ነው አይ ማለት

መቼ ማለት ጊዜን ነው የሚያመለክተው? መቼ ቀን መቼ ወር መቼ አመት የሚለውን ጊዜን ያመለክታል። መቼ ማለት ነው

ኖቬምበር ማለት ህዳር ማለት ነው። በአማርኛ ህዳር ማለት ነው። ህዳር ማለት ደግሞ የ በኢትዮጵያ ወር አቆጣጠር ሶስተኛው ወር ማለት ነው

ስቅለት ማለት ኢየሱስ ክርስቶስ ለ ሰዎችን ለማዳን ሲል የተሰቀለበት እለት አርብ ቀን ማለት ነው። ፋሲካ ከመድረሱ በፊት እሁድ ፋሲካ ሆኖ ወደኋላ አርብ ማለት ነው። ስቅለት ክርስቶስ የተሰቀለበትን ቀን ለማስታወስ ስቅለት እንላለን

እዚህ ማለት ቅርብ ማለት ነው። እዚሁ ያለንበት ቦታ ላይ ማለት ነው

እንቁላል ማለት ከዶሮ የምናገኘው የምግብ አይነት ነው። ፕሮቲን አለው ገንቢ ምግብ ነው

ገባኝ ማለት ተረዳሁ ወደ ውስጤ ገባ ወይም ደግሞ ተረዳሁት እንደማለት

ሁለት ማለት ቁጥር ማለት ነው። አንድ አንድ ቁጥር ሁለት ቁጥር እንላለን። ሁለት ማለት ቁጥር ማለት ነው

የተጠቃሚ ስም ማለት የተገልጋዩ ስም ማለት ነው

ከሰአት ማለት ከምሳ በኋላ ምሳ ከበላን በኋላ እንደማለት ነው

ዳመና ማለት የአየር ስብስብ ማለት ነው። ክብደት ያለው አየር ተሰብስቦ ሲጠቁር ሰማዩ ሲጠቁር ዳመና ይባላል

መርሃግብር ማለት ክንውን ማለት ነው

እህት ማለት ከአንድ አባት ወይም ደግሞ ከአንድ እናት የተወለደ የተወለዱ እህት እህትማማች ወይም ደግሞ እህት ይባላሉ

ሆቴል ማለት መዝናኛ ማለት ነው ወይም ደግሞ ምግብ መመገቢያ መጠጥ መጠጫ መዝናኛ ማለት ነው። አጠቃላይ

ቤተክርስቲያን ማለት አምልኮ የምናደርግበት ቦታ ማለት ነው። ጸሎት የምናደርግበት ከፈጣሪያን ጋር የምንገናኝበት ቦታ ማለት ነው። ቤተክርስቲያን

ድንች ማለት የጓሮ አትክልት አይነት ሲሆን ለምግብነት የምንጠቀምበት የምግብ አይነት ነው

ጫማ ማለት እግር ላይ የሚደረግ በባዶ እግራችን እንዳንሄድ ጫማ አድርገን በልካችን ጫማ አድርገን እንቀሳቀሳለን ማለት ነው መንቀሳቀሻ ማለት ነው

ረቡዕ ማለት ቀን ማለት ነው የሳምንቱ የስራ ቀናት ሶስተኛው ቀን ማለት ነው

ማን ብቻውን ራሱን ችሎ አይቆምም ማን አደረገው ማነው የሚል ተጨማሪ ቃል ይፈልጋል። ማን ለጥያቄ? የምንጠቀምበት የቃል አይነት

ሩዝ የምግብ አይነት ነው ተቀቅሎ በምግብነት መልክ የሚበላ የምግብ አይነት

ጠረጴዛ ማለት ስራ ለመስራት የምንጠቀምበት ለመጻፊያነት። የተለያዩ ስራዎችን በጠረጴዛ ላይ አስደግፈን የምንሰራበት። የስራ መስሪያ

ይቅርታ ማለት አንድ ሰው ጥፋተኝነት ስሜት ተሰምቶት ያንን ያጠፋውን ጥፋት። እንዲተውለት ይቅርታ መጠየቅ

አይን ማለት ለማየት የሚያገለግል። የስሜት ተዋሳት ውስጥ አንዱ ነው

የይለፍ ቃል ማለት ቁልፍ ማለት ነው። መክፈቻ ወይም ቁልፍ

ግራጫ ማለት የከለር አይነት ነው ግራጫ ከለር የሚባል አለ

ሀሙስ ከሰባቱ የሳምንቱ ሰባት በሳምንቱ ሰባት ቀናት አሉ ከሰባቱ ቀናት ውስጥ አንዱ አራተኛው ቀን ነው። የስራ ቀን ነው

ወንድም ማለት ከአንድ እናትና አባት የተወለደ ወይም ደግሞ ከእናት ብቻ የተወለደም ወንድም ይባላል ከአባት ብቻም የተወለደ ወንድም ይባለል

ክሬዲት ማለት ዋጋ ያለው ማለት ነው። ክሬዲት ካርድ ማለት ዋጋ ያለው ዋጋ ማለት ነው

መጻፍ ማለት ወረቀት ላይ ማስፈር ማለት ነው